እሺ በእጅ መጽሐፍ ትወዳለህ የሚለውን ነገር በሰፊው አብራራለሁ አሁን የዛሬው ርዕሳችን በእጅ መጽሐፍ ትወዳለህ የሚለው ነው። ምንድነው በእጅ መጽሐፍ? እወዳለሁ እጅ ጽሁፍ። አብዛኞቻችን ያው ከአንደኛ ክፍል እስከ አስራ ሁለተኛ አልፎም እስከ ዩኒቨርሲቲ ስንማር እስከ ኮሌጆች የምንማርበት ሁኔታዎች አሉ። እና በዚህ ጊዜ ምንድነው? በእጃችን ነው የምንጽፈው ሌላ አማራጭ አይኖረንም በእጃችን ጽፈን የምንማረው በእጃችን ነው እያንዳንዱን ነገር የምንሰራው የምንጽፈው ማለት ነው። እና እኔም በእጅ መጽሐፍ ደስ ይለኛል። ምናልባት ኖቶች አሉ ረዣዥም ኖቶች የሚጻፉ ኖቶች ይኖራሉ አንደኛ ክፍል። እንዴት አይነት የእጅ ጽሁፍ እንደምንጽፍ መቼም የሚያውቅ ያውቃል። ከዛ ሁለተኛ እያለን መዋለ ህፃናት ጀምሮ ያሉ ነገሮችን አሁን መለስ ብለን ስናስባቸው በጣም እንትን የሚሉ ናቸው። ደስ የሚልም ነገር አለው። እና ደግሞ እንደዛውም ልክ ደግሞ የሆነ ትዝታ የሚጭሩብን ነገሮች አሉ። እንደዚህ ነበርን እንዴ እንደዚህ ነው እንዴ የምንላቸው ነገሮች አሉ። እና በእጅህ መጽሐፍ በጣም እወዳለሁኝ እያንዳንዱን ነገር ደግሞ ያው በእጅ ጽሁፍ ነው። አሁን ምናልባት ከፕሪንት ማድረጊያ ማሽን ከመምጣቱ ጋር ተያይዞ ነው እንጂ አብዛኞቹ ነገር በመጻፍ ነው አይደል እኛ የምናዳብራቸው ነገሮች ናቸው። እና እየጻፍኩ ነው የምማረው ሰው የነበረው ማለት ነው። እና በእጅ መጽሐፍ በጣም ደስ ይለኛል። ከዚህ በፊት ምናልባት የምጽፋቸው ጽሁፎች ሙንጭርጭር ያለ ነበረ። ከዛ ቀስ እያለ የትምህርት ደረጃም እየጨመረ ሲሄድ ወደ ከፍተኛ ትምህርት ተቋማትም ስንደርስ በእጃችን የምንጽፈውን እናቆምና በ እንትን እንጽፋለን ማለት ነው። በእጃችን መጽሐፉ በጣም እያደገ ይመጣል ልምድ ያልነበረን ነገሮች በሙሉ በጣም እያደጉ በደንብ እየሰራን እንሄዳለን። እና ይሄ ነገር ምንድነው? በጣም ጠቃሚ እና የተሻሉ በእጅ መጽሐፍ እንድንወድ ያደረጉ ነገሮች ናቸው። በእያንዳንዱ ቀን ውስጥ በጣም ሰፊ የሆኑ ፔ ገጾችን እንጽፋለን። ሰፊ የሆኑ ነገሮችን በእጃችን የምንጽፍበት ሁኔታ አለ። እና በእጅ መጽሐፍ በጣም ደስ የሚለኝ ነገር ነው። እወዳለሁ የሚለውን ነገር ማንሳት እፈልጋለሁ። እና ደግሞ በልምድ በሂደት እያሳድ በእጅ መጽሐፍን ስናነሳ አብዛኛው ነገሮች ያው አሁን ከቴክኖሎጂ አንፃር እንትን እያሉ ነው እንጂ በእጅ መጻፍ ብዙም እንትን እያለ አይደለም ብዙ ደብዳቤዎች ይጻፋሉ። እንዲሁም ደግሞ ጋዜጣዎች ይጻፋሉ አዳዲስ ነገሮች ብዙ ነገሮች ይጻፋሉ። እና እነኚህ ነገሮች ያው ምን አልባት ከጊዜው አንፃር እንደበፊቱ እየሆኑ ባይሆንም ግን ያው ስቲል እስካሁን ድረስ እየተጻፉ ያሉ ነገሮች ናቸው። በጅም የሚጻፉ ነገሮች አሉ ማለት ለምሳሌ አንድ ሀኪም በኮምፒውተር የሚጽፍበት ሁኔታ አለ። እንዲሁም ደግሞ በእጅ አብዛኛው ነገር አሁን በእጅ እኛ እንደኛ ሀገር እንደኛ አካባቢ የሚጻፈው በእጅ ነው። መድሃኒት ለማዘዝ በእጅ ነው የምንጽፈው በእጅ ጽፈን ነው የምንልከው እና እነኚህ እነኚህ ነገሮች ምንድነው? በጣም ወደ ቴክኞሎጂው ከምጣት አንፃር በእጅ መጽሐፍ እየቅ ወደኋላ እንትን እያለበት ያለው ነገር አለ። እንጂ በጣም እኔ በእጅ መጽሐፍ እወዳለሁ ደስ ይለኛል ያስደስተኛል በጣም ብዙ ነገሮችንም እጽፋለሁ። የምጽፋቸውም ነገሮች ደግሞ ለኔ ትርጉም ሊሰጡኝ የሚችሉ ነገሮች እንዲሁም ደግሞ አንዳንዴ ሙሉ የኔ ታሪክም የምጽፍበት ሁኔታ ይኖራል። እነኚህ ምጽፋቸው ነገሮች ምንድን ናቸው? የኔ ውዝግብ የኔ አለ አይደል ከፍ ዝቅ በምልበት ሁኔታ የተወ የተወዘጋገበ ማንነት ይኖረናል። በዛ ታይም ላይ ብዙ ጊዜ እጽፋለሁ መጽሐፍ እወዳለሁ የውስጥን ስሜት የውስጤን ከፍታ የውስጤን ዝቅታ የውስጤን ሀዘን የውስጤን ደስታ ምጽፍባቸው ሁኔታዎች ይኖራሉ። እና እነኚህ እነኚህ ነገሮች ደግሞ በጣም ለኔ የተለየ ስሜት ይፈጥሩልኛል። የተለየ ደስ የሚል ነገር አለው። ለኔ እና ይሄ ነገር በጣም ያስደስተኛል የሚለውን ነገር ማንሳት እፈልጋለሁ። እና በተቻለኝ አቅም በመጽሐፍ ራሴን ዘና ለማድረግ እሞክራለሁ የሚያስደስተኝንም ነገሮች የሚያሳስበኝንም ነገር በወረቀት ላይ በማስፈር ዘና እላለው ማለት ነው። እና እነኚህ ነገሮች በጣም ያስደስቱኛል። እንደ አጠቃላይ እነኚህ ነገሮች ምንድነው? የምጽፋች የምጽፈው ነገር ግን ይለያያል። መጽሐፍ እወዳለሁ ግን የምጽፈው ነገር ይለያያል። የሆነ ትርጉም የሌለው ነገር የምጽፍ ከሆነ ደስ አይልም። ግን የሆነ ደስ የሚል ነገር በትምህርት ለምሳሌ ትምህርት የግድ መጽሐፍ አለብን እያንዳንዱን የምንጽፈው ነገር። በመቻል አለበት ልንረዳው ደግመን ስናነበው ልንረዳው የምንችለው ነገር መሆን አለበት። አለበለዚህ የጻፍነው ነገር ምንም ዋጋ አይኖረውም። ስለዚህ እያንዳንዱን የምንጽፈው ነገር መረዳት ማወቅ ምናምን መተርጎም መቻል አለብን። እንጂ ዝም ብለን ከሆነ የምንጽፈው ምንም ትርጉም የለውም። ነገር ግን የምጽፈው ነገር በስነ ስርዓት አውቀን ተረድተን የምትጽፍ ከሆነ ምንም መጥፎ ነው ብዬ አላስብም። እያንዳንዱ ነገር ተረድተነው ከሆነ የምንጽፈው አውቀነው ከሆነ የምንጽፈው ይሄ በጣም ጥሩ ነው የሚለውን ነገር ማንሳት እፈልጋለሁ። እና በእጅ መጽሐፍ እያንዳንዱ ነገር ደግሞ የምጽፈው በእጅ ነው። በእግር የሚጽፍ ብዙ አይኖርም። እና ምናልባት አካል ጉዳተኛ ካልሆነ አይጽፍም። ስለዚህ በእጅ መጽሐፍ በጣም ያስደስተኛል። የሚለውን ነገር እንደማጠቃለያ ማንሳት እፈልጋለሁ ማለት ነው። እና ይሄን ይመስላል የዛሬው ርዕስ

አቧራ ችግር ይፈጥርብሃል ወይ? የሚል ነገር ተነስቷል አቧራ ያው ችግር ይፈጥርበት ሁኔታ አለ። ምንድነው? ሳይነስ ምናምን ትንሽ ሳይነስ ያስቸግረኛልና አቧራ በሚሸተኝ ሰዓት ወይ ደሞ አቧራ። ወደ አፌ በሚመጣ ሰዓት ትንሽ እሱ ነገር ያስቸግረኛል። አቧራ እንትን በምል ሰዓት ትንሽ ይረብሸኛል። እና ይሄ ነገር አቧራ። ሳይነስ ላለባቸው ሰዎች ያው እንደ ችግር ነው ሚነሳው እና። ምናልባት በግለሰብ ደረጃ ብዙ አዋራ ችግር አይፈጥርብኝም። ግን በብዙ መንገድ አዋራ ችግር ይፈጥራል ሲጀመር አዋራ ምንለው ቆሻሻ ምንለው። በተለይ ደሞ በበጋ ወቅት በጣም ይሄ አዋራ ምንለው ነገር በጣም እንትን ሚልበት ጊዜ ነው። እያንዳንዱ ከመሬት ያሉ አዋራዎች ቆሻሻዎች አዋራ ሆኖ በሸታ አምጪ ተህዋስያን ሊሆን ይችላል በዚ አየር ሚተላለፉ በሽታዎች ይኖራሉ በአቧራ ሚሄዱ አሉ። እነኚ ነገሮች በጣም ለምሳሌ በአቧራ ሚሄዱ እነ ኮሮና ራሱ። እንደዚው ብናኝ በምንለው አይነት እንደ አቧራ አይነት ነገር ነው አደል። ከአንድ ሰው ወደ ሌላ ሰው ሚተላለፉበት መንገድ እንዳለ እናቃለን። እና ይሄ ምንድነው? ችግር ይፈጥራል ማለት ነው። እና ፈጥሮብኛል በጊዜውም የኮሮና በሽታ ተመርምሬ ነበረብኝ በጊዜው ትዝ ይለኛል። እና ይሄ ምንድነው ሚያሳየው? አቧራ ችግር እንደፈጠረብኝ ነው ፈጥሮብኝ እንደነበረ ነው። በሰፊው ማብራራት ምፈለገው ማለት ነው። ከዛ በጊዜው በጣም ሰፖርቲቭ ትሪት ድጋፍ አይነት ትሪትም ህክምናዎችን ስወስድ ነበረ አስታውሳለው በጊዜው በሚገባ በተቻለኝ አቅም። ፈሳሽም ነገር ስወስድ ነበር አንዳንድ መድኃኒቶችም ስወስድ ነበር። እና በዛ በመያዜ ምክንያት በጣም ብዙ ነገሮች እንትን አርጌያለው ማለት ነው። እና ብዙ ነገሮች ይዘውኛል ማለት ነው። ተቸግሬ ነበረ ታምሜ ነበረ በጣም ከባድ ኬዝ አሞኝ ነበረ። እና ይሄ ደሞ በጣም ትዝ ይለኛል በጊዜው እና ችግር ፈጥሮብኝ ነበር ሚለውን ነገር ማንሳት እፈልጋለው። እንደተጨማሪ ደሞ አዋራ ምንድነው? ትንሽ እንደ ሳይነስ አይነት ነገር። አለኝ አለብኝ አፍንጫዬ ይጠቀጥቀኛል እና አዋራ በጣም ወደ አፍንጫዬ የሚገባ ሰዓት ይረብሻል። እና ይሄም አንዱ እንደ ችግር ማነሳው ነገር ነው ችግር ፈጥሮብኛል ማለት ነው። እንደውም ደሞ በጣም በጋ ሰዓት በጣም አዋራ ለይ ምለብሰው ልብስ በአንድ ቀን በሁለት ቀን ውስጥ አዋራ በአዋራ ይሆናል። አዋራ በአዋራ ሆነ ማለት ደሞ ምንድነው ሚፈጥረው ነገር? ልብሳችን በቀን በቀኑ መታጠብ ወይ በሁለት ቀን በሶስት ቀን ባልቆየ ሳምንት ባልቆየ ጊዜ ውስጥ መታጠብ አለብን ማለት ነው። ይሄ ደሞ የልብሳችንን ብዙ ጊዜ መቆየት አቅም ያዳክመዋል ዜሮ ነው ሚያስገባው ማለት ነው። ስለዚ ንጽህና የግል ንጽህናችንን መጠበቅ መቻል አለብን። ከዛውም ልክ ደሞ አቧራ ችግር እንዳይፈጥርብን መጠንቀቅ ያሉብን ነገሮች ማረግ ያለብን ነገሮች ሊኖሩ ይችላሉ። ለምሳሌ ማስክ ወይ የፊት ጭንብል ማስክ ማረግ ለምሳሌ በጣም ጠቃሚ ነገር ነው። አቧራ ችግር እንዳይፈጥርብን ማለት ነው። እና እንደ አጠቃላይ አዋራ ችግር እንዳይፈጥርብን ብዙ ጥንቃቄዎችን ማረግ እንችላለን። ግን አዋራ ባንዳንድ መልኩ ችግር ፈጥሮብኝ ያውቅ ነበር

የድርጅቱን ባህል ትወደዋለህ ይላል? ቀጣይ ርዕሴ ደግሞ ምንድነው? ድርጅት የምንለው ነገር አለ ድርጅት የምንለው እንደ አንድ ተቋም አንድ ሰራተኛ በውስጡ ተቀጥሮ የሚሰራበት የተለያዩ ተግባራትን የሚያከናውንበት ነገር ነው ድርጅት የምንለው ማለት ነው። እና ይሄ ድርጅት እንደ ተቋም ብዙ ነገሮች ባህል ይኖሩታል ሰዓት ማክበር እቃዎችን በአግባቡ መጠቀም። ምንድነው? ስራዎችን በአግባቡ መስራት በሰአት መግባት በሰአት መውጣት። ምንድነው? ቃና ለማበላሸት በስራ ቦታ ላይ ከስራ ባልደረቦች ጋር በፍቅር በተግባቦት መስራት ከማንኞቹም ጋር የማይሆን የሆነ ግንኙነት አለመፍጠር ጥሩ የሆነ የስራ ባህል ማዳበር። እንዲሁም ደግሞ የተለያዩ ባህሎች ይኖሩታል ሰዓት ማክበር ሀቀኝነት ታማኝነት ሀቀኝነት ስንል ማንኛውም ተገልጋይ እኛ ድርጅት ውስጥ በሚመጣበት ጊዜ ታማኝ ሆነን በሀቀኝነት መስራት ያለብንን መስራት አለብን። ለምሳሌ ምንድነው እዚህ ጋር ለማለት የተፈለገው? ህክምና ቦታ ላይ የሚመጣ አንድ ታማሚ አለ ያ ታማሚ ማግኘት ያለበትን አገልግሎት ለማግኘት ነው የሚመጣው ስለዚህ በቅንነት በታማኝነት ያንን አገልግሎት መስጠት መቻል አለብን። አለበለዚያ ተቋማችንም ጥሩ መጥፎ የሆነ ስራ ባህል ይኖረዋል ማለት ነው። እኛ ይሄ ታማኝነት ካለን ግን ታማሚው ተቸግሮ ነው የመጣው ያን ታማሚ የሚፈልገውን ነገር አድርገንለት ማድረግ ያለበትን ተደርጎለት ከበሽታው ነፃ ሆኖ የሚሄድበት ሁኔታ ይኖራል ማለት ነው። ስለዚህ እንደ ሀቀኝነት ታማኝነት የምንላቸው ነገሮች በጣም እንትን ናቸው ግን አልባሌ ከችግረኛው ደግሞ ከባለጉዳይ ገንዘብ የምንቀበል ከሆነ አላስፈላጊ የሆኑ ነገሮችን የምናደርግ የምናሳይ ከሆነ አላስፈላጊ ተግባራቶችን የምንፈጽም ከሆነ ያልሆኑ ምልክቶችን የምናሳይ ከሆነ ይሄ ነገር ምንድነው? የድርጅቱን ባህል አንወደውም። የድርጅቱ ባህል መጥፎ ነው ማለት ነው። እና የድርጅቱ ሀቀኝነት ታማኝነት የድርጅቱን ባህል እወደዋለሁ ማለት ነው። እና በተጨማሪ ምንድነው? ድርጅት አንዳንዴ ሁሉንም ሰራተኛ ሊሆን ይችላል በእኩል አይን ማየት የሚባል እንትን አለው። መመሪያ አለው እና በዚህ ጋር ምናልባት አንዳንድ ድርጅቶች አለቆቻቸው እኩል አይን የማያዩበት ሁኔታ ሊኖር ይችላል ነገር ግን በተቻለ አቅም አሁን በእኔ ብታመጣው አለቆቼ በተቻለ አቅም በእኩል አይን የሚያዩበት ሁኔታ እንዳለ ለማወቅ ችያለሁ ማለት ነው። እና እንደ አጠቃላይ ይሄን ይመስላል ያለው ነገር እንደ ድርጅት እንደተቋምም ይሄን ነገር እወደዋለሁ ማለት ነውና። የድርጅቱን ባህል በጣም እወደዋለሁ። ብዙ ነገሮች አሉ መልካምነት ቅንነት የምንላቸው ነገሮች እንደ ድርጊታችን ባህል ናቸው እነኚህ እሴት የምንላቸው ነገሮች ናቸው። እና እነኚህን በጥሩ ሁኔታ ነው እየሰራን ያለነው ያው በጥሩ ሁኔታ እየሰራን ነው ያለነው። እና በተቻለ አቅም እነኚህ ነገሮች በጥሩ ሁኔታ እያሳደግን እየሰራን እየሄድን ያለንበት ሁኔታ ነው ያለው። እና ይሄን ይመስላል እንደ አጠቃላይ ያለው ሁኔታ ማለት ነው። እና የድርጅቱን ባህል በጣም እወደዋለሁ የሚለውን ነገር ማንሳት እፈልጋለሁ። በአጠቃላይ ያለኝ አመለካከት ይሄን ይመስላል ማለት ነው። ድርጅቱ እንደ አጠቃላይ እወደዋለሁ ምንም የሚጠላበት ነገር አይኖርም። ባህልም ጥሩ የአሰራር ባህልም አላቸው ይሄ ባህሉንም እንትን አደርጋለሁ ማለት ነው። እና በአጠቃላይ ይሄንን ይመስላል እና ምንድነው? ይሄንን ባህል የሚያፈርሱ ነገሮች ይኖራሉ ሰዓት አለማክበር በአግባቡ ስራን አለመስራት እነኚህ ጎጂ የሆኑ ባህሎች ናቸው። እና እነኚህ ነገሮች ጥሩ አይደሉም የሚለውን ነገር ማንሳት እፈልጋለሁ። እዚህ ጎን ለጎን አንዳንዴ ሰዎች ስራ ትተው የሚጠፉበት ሁኔታ ይኖራል። እነዚህ እነዚህ ነገሮች አንድ ድርጅትን ወይም ተቋምን የሚጎዳበት ሁኔታ ስለሚኖር። ይሄን ነገር ብዙ የማያስደስተኝ ነገር አለ። እና ነገር ግን ስራ እስከሆነ ድረስ ስራችንን በአግባቡ አክብረን መስራት አለብን። መስራት የምንሰራውን ስራ ደግሞ በጥንቃቄ ሰራን ማለት ለውጥ ይመጣል ለውጥ ሲመጣ ደግሞ ብዙ ነገሮችን ማስተካከል ማሻሻል እንችላለን ማለት ነው። የሚለውን ነገር በሰፊው ማንሳት እችላለሁ። ድርጅታችን አደገ ተቋማችን ከፍ አለ ማለት ሰራተኛውም አደገ ሰራተኛው የተሻለ ቦታ ደረሰ የሚለው የሚል ነገር አለው። እና እንደ አጠቃላይ ይሄንን ይመስላል ያለው ነገር ማለት ነው። እና ያው ድርጅታችንም ባደገ ቁጥር እኛም የተሻሉ ጥቅማ ጥቅሞችን እናገኛለን። የተሻላል አገልግሎቶችን እናገኛለን። የተሻሉ ልምድም እናዳብራለን። የተሻለ አጋጣሚ ይመጣል። እና እነዚህ ነገሮች ይበል የሚያሰኙ ናቸው። እና

ማብሰል ነው ማብሰል ትችላለህ ነው የሚለው ይሄ ርዕሳችን ማብሰል ትችላለህ ማለት። ያው ምግብ ነው። ምግብ በጣም እወዳለሁ መቼም ምግብ የሚጠላ የለም። ምግብ አበስላለሁ በደንብ ማብሰል እችላለሁ። ለራሴም ለቤተሰብም እና ምንድነው? እኔ ምግብ ማብሰል የጀመርኩት እንደ አጠቃላይ አንዳንድ ነገሮችን ለማንሳት ያህል ምግብ ማብሰል አልችልም ነበር። ከዛሬ ሰባት ስምንት አመት በፊት ምግብ ማብሰል አልችልም። ግዴታ ወደ ኮሌጅ መውጣት ነበረብኝ የኮሌጅ ትምህርት ነበረ። የኮሌጅ ትምህርቴን ለመከታተል በምወጣበት ጊዜ ግድ ማብሰል ነበረብኝ። እና እኔ ደግሞ ማብሰል የሚባለውን ነገር አላውቅም ለማብሰል ደግሞ ሙያ የሚባል ነገር አለ። ማብሰል ለመቻል ማለት ነው። እና ይሄን ሙያ ለማዳበር ጊዜ ፈጅቶብኛል አመት እና በኢትዮጵያ በደንብ ለመልመድ ማለት ነው። እና ይሄን በሂደት ቀስ ብዬ አዳብሬ። በሂደት ቀስ እያልኩ ነገሮችን አሳድጌ። ማብሰል የቻልኩበት ሁኔታ አለ። እና በቀላሉ አይደለም። የለመድኩት ማለት ነው እና ከዛ በኋላ ግን። በደንብ ነገሮችን ምግቦችን ማብሰል እየለመድኩኝ መጣሁ በደንብ በሚገባ ማለት ነው። ከልጅነት ብዙ ማብሰል ላይ ብዙ አልነበርኩኝም ግን እያደኩ በመጣሁ ቁጥር በደንብ ማብሰል ምግብ መስራት ጠዋት ማታ የሚለውን ነገር እያንዳንዱን ግዴታ ለራሴ ስል መብላት ስላለብኝ ለመብላት ደግሞ መስራት አለብኝ። ለመስራት ደግሞ መብላት ስላለብኝ ሳልበላ ደግሞ ምንም የሰው ልጅ መቼም ምግብ በጣም አስፈላጊ ነገር እንደሆነ እናውቃለን። በእያንዳንዱ ቀን ውስጥ በእያንዳንዱ ተግባራችን በእያንዳንዱ እንቅስቃሴ በእያንዳንዱ የህይወት ውጣ ውረድ ከፍታ ዝቅታ ውስጥ። ግዴታ ምንድነው? ምግብ አስፈላጊ ነገር ነው። ለሰውነታችን ብዙ ነገር ለማግኘት ይሄን ምግብ የምናገኘው ደግሞ ከተለያዩ እጸዋት አታክልት ምናምን ነገር ነው ፍራ ፍሬዎች ነው። ስለዚህ እነኚህ ደግሞ የሚበስሉም ማይበስሉ አሉ። አብዛኞቹ አብሰለን የምንመገባቸው ናቸው የሚበዙት ማለት ነው። ከቲማቲም ጀምረን ብዙ ነገሮች ከእንጀራ ከወጥ ምን እያንዳንዳቸው ነገሮች አብስለን ነው የምንበላው። እና በደንብ ነው የማበስለው በደንብ እችላለሁ ጎበዝ ነኝ። አሁን ላይ ሙያ ላይ ትንሽ አቋርጬ ነበር ግን በጣም አሁንም ሙያ ላይ አልታማም። እችላለሁ። እያንዳንዱ ነገር ለጊዜው ከባድ የሚመስል ነገር አለው ግን ማንም እናቱ ሆድ የተማረ የለም። በሂደት እየሳደግን እየ ከፍ እያደረግን ሙያችንን ከዛሬ ነገ የተሻለ እየሰራን ብዙ ነገሮችን የምናሳድግበት ሁኔታ አለ። ምንድነው? በእያንዳንዱ ቀን ውስጥ ምናዳብራቸው ልምዶች ይኖራሉ ያ ልምድ ደግሞ ጥሩ አብሳይ አድርጎኛል ማለት ነው። ማብሰልም እንደ ሙያ ራሱን የቻለ ትምህርት አለው። ግን በሂደት ደግሞ ተምሬዋለሁ አውቄዋለሁ በደንብ ማብሰል እችላለሁ። እያንዳንዱ ቀን ውስጥ የተለያዩ አይነት ምግቦችን ማብሰል እችላለሁ መስራት እችላለሁ። እና ያው ብቻን ስንኖር ደግሞ የግዴታ ማብሰል ያለብን ነገሮች ይኖራሉ ምግቦች አብሰለን ነው የምንመገበው። የምንበላው የምበላውን ደግሞ ሳይበስሉ የሚበሉ ሊኖሩ ይችላሉ ግን አብዛኛው ጊዜ አብስለን የምንመገባቸው ደግሞ ጤናችንንም ለመጠበቅ ስንል ምግቦችን አብስለን ብንመገብ አሪፍ ነው። የሚለውን ነገር ትኩረት መስጠት እፈልጋለሁ። ግን እንደ እንደ ዋና ሀሳብ ማንሳት ምፈልገው ማብሰል ልምድ ሂደት እና የሆነ ችሎታ የሚጠይቅ ነገር ነው። እንጂ ዝም ብሎ ማንም ሰው ዛሬ ተነስቼ ማብሰል እችላለሁ ማለት የሚችለው ነገር አይደለም። እያንዳንዱ ነገር ተመጥኖ ነው የሚጨመረው። በግምት መጥነን ገምተን ነው የምናስቀምጠው። እና ነገር ግን ያንን ግምት ሳናውቅ ዝም ብለን የምንሰራ ከሆነ አስቸጋሪ ነው። እና ማብሰል መቻል ያለብን ብዙ ነገሮች ይኖራሉ። እና እነኚህን ነገሮች ደግሞ አብሰለን መመገብ። ሁሌ ሰው ላይ ጥገኛ ሆነን መኖር የለብንም። እኛም በራሳችን አብስለን መመገብ አለብን ማብሰል መቻል አለብን። ያው የሚለመድ ነገር ነው። የተለየ ችሎታ እና የተለየ ሰው መሆን አይጠበቅብንም። ስለዚህ እያንዳንዱ ቀን ምግባችንን እያበሰልን ብንሰራ ብንመገብ የተሻለ ጤናማ እንሆናለን። ከሰዎችም ጥገኝነት እንላቀቃለን። አብዛኛው ጊዜ ምንድነው? እዚህ ጋር ወንዶች ለምሳሌ ምግብ ማብሰል የሴት ስራ ነው ብለን እናስባለን። ግን አይደለም። ብቻችንን የምንጋፈጥ ጊዜ ብቻችንን የምንኖር ጊዜ የግዴታ ማብሰል አለብን ያኔ ሴት ምናምን የሚባል ነገር አይኖርም። አልበለዚያ ሴት ብለን የምንጠብቅ ከሆነ እንራባለን ከራበን ያው አስቸጋሪ ነው የሚሆነው። ግን ማብሰል ከለመድን ግን እያንዳንዱ የምንፈልገው ምግብ ውስጣችን የፈለገው ይሄ ነው ብለን ካሰብን ያንን ምግብ በቀላሉ አብሰለን መመገብ እንችላለን ማለት ነው። የተመገብነው ደግሞ ጤናችን መጠበቅ ይቻላል። እና ይሄ በጣም ትልቅ ትኩረት የምሰጠው ነገር ነው። ማንኛውም ሰው ማብሰል ቢችልም ቢችል በጣም ጥሩ ነው። እኔም ከእነኚህ ማብሰል ከሚችሉት ሰዎች ውስጥ ራሴን እመደባለሁ ብዬ አስባለሁ ምክንያቱም ሰዎችን አላስቸግርም። ሰዎች ላይ ጥገኝ አልሆንም። እያንዳንዱ ማብሰል የምችለውን ምግብ እያበሰልኩ እመገባለሁ ጤናዬን እጠብቃለሁ። የሚል

የቪዲዮ ጥሪ ታደርጋለህ የሚለውን ነገር እያነሳው ነበር እና የቪዲዮ ጥሪ አዎ አደርጋለው። በተለያየ አይነት ሁኔታ ከተለያዩ ሀገሮች። ተለያዩ ዘመዶች ይኖራሉ እነዚህ ዘመዶችን ለማግኘት እና ለማውራት የተለያዩ ቪዲዮ ጥሪዎችን አደርጋለሁ። ብዙ ጊዜም ባይሆን ከሰማን አልፎ አደርጋለው። አብዛኛው ጊዜ ግን ቪዲዮ ጥሪዎችን አደርጋለው ብዬ በኮንፊደንስ መናገር አልችልም። ራሴን በመተዋመን አልናገርም ግን ብዙ ጊዜ የስልክ ጥሪዎችን የውጭ ጥሪዎችን በደንብ በማድረግ ጊዜ ቪዲዮ ጥሪዎችን እጠቀማለው። ቪዲዮዎች ደግሞ በጣም ጥሩ ነገራቸው ምንድነው በሩቅ ያለ ሀገራት። ያለ ዘመዶቻችን ሊሆን ይችላል ወንድም ሊሆን ይችላል እህት ወይም ደግሞ ሌላ የቅርብ ጓደኛ አብሮ አደግ። ፍቅረኛ ምናምን ባለትዳር ሊሆን ይችላል ዘመድ እህት ወንድም ያላቸው እነኚ ነገሮች። በሩቅ ሀገር ሲሆኑ በአካል የመገናኘት እድላችን በጣም ትንሽ ነው ሲቀጥል። በድምጽ ብቻ ደግሞ ናፍቆት የሚባል ነገር አለ። አብዛኛው ጊዜ አሁን ቪዲዮ የምናወራው። ናፍቆት ይኖራል የሰውየው ያለበትን ሁኔታ ለመረዳት በስልክ እንደውላለን በሩቅ ማለት ነው። በስልክ መደወል ማንችልበት ሲኖር በቪዲዮ እንደውላለን በቪዲዮ ደውለን። እንዴት ነህ ደህና ነህ ብለን እናወራለን ያለውን ነገር። ሰውየውንም ፊቱን ስናይ የሆነ የተገናኘን የተቀራረበ አይነት ስሜት ስለሚኖረው። በጣም ከዛ ሰው ጋር ጥሩ ግንኙነት አድርገን እናወራለን እንቀርበዋለን። እንግባባለን ያለውን ነገር እናወራለን እና ይሄ በጣም ትልቅ ነገር ነው። ማለት አንዳንዴ ጥሪ ቪዲዮም የሚቅርና ቪዲዮ ስልክ እንኳን መደወል ማንችልበት ሁኔታ ነበረ ከዚህ በፊት እናውቃለን። ብዙ ነገሮች ኋላ ቀረ ነበረ። ግን ከዛ ነገር አድገን ግን ዛሬ ቪዲዮ ላይ ደርሰናል ቪዲዮ ማውራት ጥሪ ማድረግ ደርሰናል። እና እሱ ነገር የተለየ ፍቅር ይኖራል ለዛ ሰው ለምናወራው ሰው የተለየ ፍቅር ይኖረናል። የተለየ አክብሮት ይኖንል የተለየ የተለየ መውደድ ይኖረናል አዛ ሰው ጥሩ ቅርበት ይኖረናል በቪዲዮ ስናወራው ማለት ነው። ነገር ግን በቮይስ ሲሆን ያንን ነገሮች አናገኝም እነኚ ነገሮች ስለማናገኝ ይሄንን ቅርበት ለመፍጠር ይሄንን መዋደድ ለመፍጠር። እና ከዚህ ሰው ጋር የተሻለ ቅርርብ እንዲኖርህ ስለምንፈልግ ከዚህ ሰው ጋር በጣም ጥሩ የሆነ ግንኙነት ለመመሰረት ሊሆን ይችላል። እንዲሁም ደግሞ ናፍቆት ይናፍቃል ሰው አይደል? ለምሳሌ አንድ የምንወደው ሰው ከአጠገባችን ሲርቀን በውጭ ብቻ አይደለም በሀገር ውስጥም እነዚህ ቪዲዮዎችን እንጠቀማለን ሩቅ ለሩቅ ከሆነ ማለት ነው። እንደዛ ብዬ ብቻ መገደብ አልችልም። በተለያየነት ሁኔታ ሀገር ውስጥም ሆነን ርቀት ላይ የምንገናኝ ሰዎች በቀን በቀን ተገናኝተን ማውራት ላንችል እንችል ይሆናል። ነገር ግን በቀን በቀኑ ተገናኝተን ባናወራም በእያንዳንዱ እንትን ውስጥ ቪዲዮው ግን መገናኘት እና ቪዲዮ ጥሪ አድርገን ከዛ ሰው ጋር በቀላሉ መገናኘት ማውራት መግባባት እንችላለን ማለት ነው። ማንኛውም መልእክት ሊኖረን ይችላል። የተለያዩ መልእክቶች ይኖራሉ እንደዚህ እኮ እንደዚህ አድርግልኝ። እንደዚህ ቸግሮኛል እንደዚህ እርዳኝ። ሊሆን ይችላል እንደዚህ አሞኛል። ምንድነው መድሃኒት ሊሆን ይችላል? እነኚህ እነኚህ ነገሮች ይኖራሉ። እና እነኚህ ነገሮች እንዳለ ለመከላከል ምንድነው የምናደርገው? እንትን ማድረግ ነው። እነኚህ ነገሮች በቀላሉ ጥሪ በማድረግ የቪዲዮ ጥሪ በማድረግ ራሳችንን የምንመለከልበት ሁኔታ ይኖራል ያን ሰውም ደግሞ ያለበት ሁኔታ መልእክታችንን ማስተላለፍ የምንችልበት ሁኔታ ይኖራል ማለት ነው። አለበለዚያ ግን ከዛ ሰው ጋር እንረሳሳለን ናፍቆትም ደግሞ ያስቸግራል በጣም መርሳት የማንችለው ሰው እንኳን ሲሆን ደግሞ ይናፍቀናል ሲናፍቀን ደግሞ እንትን ነው። በጣም አንዳንዴ ሰው መናፈቅ የሚያስጨንቀን ሁኔታ ይኖራል። ምን ሆኖ ይሆን? እንዴት ሆኖ ይሁን ተመክቶት ይሁን? ከፍቶታል ወይ ደልቶት ነው ወይ የሚለውን ነገር ማወቅ እንፈልጋለን። የምንወደው ሰው የቅርባችን የሆነ ሰው ሲሆን። እንኳን ብዙ አመት አብረን የቆየነው እና አንዳንዴ ራሱ የተገናኘነው ሰው ይናፍቃል እና እነዚህ ንገሩኝ ስለሚኖሩ። በጣም ለዛ ሰው ከመጨነቅ አንፃር በቪዲዮ ስናወራው ግን ያለውን ሀሳብ ስንካፈለው። ያለበት ሁኔታ ስንረዳው ሀሳቡን ጭንቀቱን ሊሆን ይችላል ደስታውንም ቢሆን ከዛ ሰው ጋር ስንካፈል። በቪዲዮ ስለምንጫወት ስናወራ ስንጫወት ጥሪ ስናደርግ ያለን ጭንቀት ይሁን ለዛ ሰው ያለበት ሁኔታ በቀላሉ ማወቅ እንችላለን። ከፍቶት ይሁን ተደስቶ ይሁን? አዝኖ ይሁን የሚለውን ነገር። በሚገባ ስለምናይ ምንም እንትን አንልም ማለት ነው። ናፍቆታችንም ይታገሳል። እኛም ደግሞ አንጨነቅም ስለዛ ሰው ቢያንስ አይተነዋል ደህና ነው የሚለውን ነገር እንረዳለን። እና በጣም ጠቃሚ ቴክኖሎጂ ካመጣልን ነው አንዱ ነገሮች የቪዲዮ ጥሪ ነው። የቪዲዮ ጥሪ ከሞላ ጎደል ሁሌም ባይሆን አንዳንዴ አደርጋለሁ የሚለውን ነገር እንደ ማጠቃለያ ማንሳት እፈልጋለሁ። ግን በጣም አስፈላጊ ነገር እንደሆነ ነው የምረዳው ይሄን

ቀጣይ ርዕሴ ደግሞ ከስራ ሰዓት በኋላ ትሰራለህ የሚለው ነው? ከስራ ሰዓት በኋላ እሰራለሁኝ። ያው በስራም ባይሆን በሌላ ከስራ ሰዓት ውጪ እሰራለሁ። ለምሳሌ ዛሬ አሁን ለሊት አድሬ ነው የወጣሁት ነገር ግን ከስራ ሰዓት በኋላ እየሰራሁ ነው አሁን እረፍት ሰዓቴ ነው ግን ይሄንን ስራ ይሄንን ስራ እየሰራሁ እገኛለሁ። እና ያው ከስራ ሰዓት በኋላ ባለን ትርፍ ጊዜ ባለኝ ሰዓት ባለን ጊዜ እሰራለሁ ማለት ነው። ያው ከስራ ሰዓት በኋላ የሚባለው ያው ትርፍ ሰዓት የምንለው ነው የሚሆነው ማለት ነው። እና በዛ ሰዓትም ማንኛውም ኦንላይን ሊሆን ይችላል ለራሴም በማስተማር ሊሆን ይችላል። ራሴ ላይ በማንበብ ሊሆን ይችላል እንደ ስራ ነው የማያቸው እነዚህ ነገሮች ምክንያቱም ነገ ትልቁ የኔን ማንነት የምገነባው ትልቁ የኔን እንትን ማንነት ገንብቼ ትልቅ የማደርገው። ራሴ ላይ ስሰራ ነው። ስለዚህ በገንዘብም ሊሆን ይችላል በእውቀትም ሊሆን ይችላል በትምህርትም ሊሆን ይችላል። ባለን ከስራ ሰዓት በኋላ ባለኝ ትርፍ ጊዜ ራሴ ላይ ነው የምሰራው። በጣም ብዙ እውቀቶቹን የማሳድገው ራሴ ላይ ነው። ራሴ ላይ በደንብ እሰራለሁ እና በገንዘብም ቢሆን በሙያም ቢሆን አንዳንዴ ምሰራበት ሁኔታ አለ። ግን ምንድነው? ብዙ ጊዜ ሰው ስምንት ሰዓት ከሆነ ስራው ለምሳሌ ዛሬ ቀኑን ሙሉ የሚሰራ ማታ እረፍት ነው ብሎ ነው የሚያስበው ነገር ግን አሁን ያለው የኑሮ ሁኔታ እንደዛ የሚፈቅድ አይደለም። በቃ እንደ አጠቃላይ ያለው ሁኔታ ያን አይፈቅድም እያንዳንዱ ሰዓት በአግባቡ ካልተጠቀምን በአግባቡ ካልሰራንበት። ብዙ እንትን ነው የሚሆነው ፈተና ነው የሚሆነው። እና ለዚህ ሲባል የግድ እያንዳንዱ ቀን ስራችንን በአግባቡ መስራት አለብን። ወይ መውጣት መውረድ ያለብን ቦታዎች እያንዳንዳቸው መድረስ ያለብን ነገር መንካት አለብን። እና እያንዳንዱን ነገር መስራት ያለብን ስራ ከስራ ሰዓትም በኋላ ቢሆን በደንብ እሰራለሁ ማለት ነው። ከስራ ሰዓት ውጪ በትርፍ ሰዓቴ ወይም ደግሞ ከስራ ሰዓት በኋላ በሚገባ ስራ እሰራለሁ ግድ ለማደግ መስራት አለብኝ። ከፍተኛ ድርጅት ለመድረስ መስራት አለብኝ ራሴን ለማሸነፍ መስራት አለብኝ። ስለዚህ መስራት ከስራ ሰዓት ውጪም ቢቻል ብዙ ሰአቱን በስራ ማሳለፍ ነው። እንቅልፍ አስፈላጊ አይደለም እያልኩኝ አይደለም ወይ ደግሞ እረፍት አስፈላጊ ነው እያልኩኝ አይደለም ግን መስራት ያለብንን ነገር መስራት አለብን። ለምሳሌ አንዳንዴ ምንድነው ሰዎች አልባሌ ቦታ ይቆዩና በርጅና ዘመናቸው የሚቸገሩ ሰዎች አሉ። ግን በወጣትነታቸው በጣም ከስራ ሰአታቸው ውጪ ትርፍ ሰዓት አሳልፈዋል ባልባሌ ሁኔታ በማይረባ ስራ በማይረባ እንቅስቃሴ በማይረባ የትርኪ ምርኪ ወሬ ሊሆን ይችላል። አሳልፎ ሊሆን ይችላል ነገር ግን ያኔ በወጣትነት ዘመናቸው። ዋናውን ስራ ሰርቶ ጎን ለጎን ደግሞ የትርፍ ሰዓት ስራ ቢሰሩ ኖሮ ምናልባት ውጤታማ የሆኑ ነበር ብዬ አስባለሁ። ውጤታማ ለመሆን ደግሞ ስራ አስፈላጊ ነገር ነው። ስራ ብችል የማንኛውም ስራ ይሁን በምችለው ሰዓት ሁሉ በስራ ደስተኛ ነኝ። ምክንያቱም ሳልሰራ መኖር አልችልም። ያሁን ያለው የዋጋ ቅሽበት ሊሆን ይችላል የኑሮ ሁኔታ ሊሆን ይችላል እያንዳንዱ ነገር ስራ ግድ ይጠይቃል። ለመስራት ደግሞ መማር ማወቅ ማንበብ አለብን ራሳችንን ማሳደግ አለብን ብቁ ሆነን መገኘት መቻል አለብን። እና በእያንዳንዱ ቀን ትርፍ ሰዓት የሚሆን ከስራ ሰዓትም በስራ ሰዓትም ከስራ ሰዓት በኋላ የምችለውን ያቅሜን የፈቀደውን ያህል በሚገባ እሰራለሁ ማለት ነው። እና ስራ ደግሞ ያኮራል መስራት የሚያኮራ ነገር ቢኖር ስራ ነው። ስራ ካልሰራን ምንም ትርጉም የለውም። እና ምንድነው? እኔ የምሰራበት ዋና ምክንያቴ ከስራ ሰዓት ውጪ ራሴን ለማሸነፍ ነው ማደግ አለብኝ የተለያዩ የገቢ ምንጮችን መፍጠር አለብኝ ማሰብ አለብኝ መማር አለብኝ። ብዙ ነገሮችን ማሳደግ መቻል አለብኝ እና ለእነኚህ ሁሉ ስል ነው እኔ አሁን ከትርፍ ሰዓት ከስራ ሰዓት ውጪ የምሰራው ማለት ነው። የምማረው ስራም ቢሆን የተለያዩ ስራዎችን የምሰራው እነዚህ ነገሮች ነው የማቋቋምነው። ከረጅም በኋላ ወደኋላ ተመልሰን እንዲሁ አደረገው እንዲሁ ዛሬ መስራት የምንችለውን ስራ ጊዜ ኖሮ ሳንሰራው ከቆየን ነገ ይቆጨናል። ነው ነገ ብዙ ብዙ ነገሮች አስቸጋሪ ይሆኑ ነው የሚሄዱት። እንኳን ላይ ቅርና እኛ በልጅነታችን የነበረ የነበረ አጋጣሚ ዛሬ የለም። ዛሬ የለ አጋጣሚ ደግሞ ወደፊት ላይኖር ይችላል። ስለዚህ ዛሬ ያለን አጋጣሚ በሚገባ ከተጠቀምኩበት ቀጣይ ደግሞ ምንም አስቸጋሪ የሚሆን ነገር አይኖርም ማለት ነው። ስለዚህ ማድረግ ያለብኝን ዛሬ ባደርግ ትርፍ ሰዓት የሚባለውን ነገር በተቻለኝ አቅም ይሆናል ገንዘብ የምሰራበትን መንገድ ባገኝና ብሰራ ውጤታም እሆናለሁ ብዬ ነው ማስበው። ትርፍ ሰአቴን በሚገባ እጠቀማለሁ። ስራዬንም እሰራለሁ።

በጀት ታስተዳድራለህ የሚል ነገር አለና በጀት ያው የሆነ ተቋም ስራ የሚያስኬድበት ሊሆን ይችላል የተለያዩ ስራዎችን የሚሰራበት ሊሆን ይችላል። ሰፊ ነገሮችን በገንዘብ ሊሆን ይችላል በተለያዩ ቁሳቁስ ሊሆን ይችላል። ይዘን የሆነን ስራ ለመስራት ስንፈልግ ምን ይባላል? በጀት ይባላል ያ በጀት ካለ ደግሞ በጀት ማስተዳደር ደግሞ የሀላፊን የሀላፊነት ደረጃ ላይ ያሉ የፋይናንስ ሀላፊዎች ሊሆኑ ይችላሉ። ወይም ደግሞ የተለያየ ስልጣን ያላችሁ ሰዎች ሊሆኑ ይችላሉ። እንደ አጠቃላይ ግን በጀት ታስተዳድራለህ ወይ ለሚለው ጥያቄ ግን? በቂ የሆነ በጀት ማስተላለፍ ይጠይቃል ግን ያንን ሙያ ማሳደግ ይጠይቃል ራሱ የቻለ ብቃትም ይጠይቃል። ግን እኔ በጀት አስተዳደሪ አላውቅም። ነገር ግን የራሴን በጀት ለወርም የሚኖረኝ በጀት አለ። ያ በጀት ከወር ወር ስም እንደደረሰኝ በስራት በጅቼ አቅም እንዲኖረው ገንዘቡን የምጠቀምበት ሁኔታ አለና። ያንን በጀት የሚባል ከሆነ ያ በጀት ብዬ አስቀምጠዋለሁ ማለት ነው። እና በጀት በተለያየ መንገድ የ የገንዘብ ሊሆን ይችላል። የእቃ ሊሆን ይችላል ወይም ደግሞ የሆነ የሆነ ስራ ለመስራት የምፈልገው አንተ ጋር ላይ የምናከማቸው ነገር በጀት ይባላል ማለት ነው